ስትራቴጂ ማለት ስትራቴጂ ማለት ትኩረት የሚሰጥበት ቦታ ወይም ትኩረት የሚሰጥበት ስራ ማለት ነው። ስትራቴጂ ማለት እቅድ ወይም ታርጌት ፖይንት ማለት ነው። ስትራቴጂ ማለት ለምሳሌ በጣም አስፈላጊ ነገር ማለት ነው። ወይም ለምሳሌ ስትራቴጂክ አመራር ማለት በጣም ለምሳሌ አመራር አይነት አሁን መካከለኛ ዝቅተኛ አመራር መካከለኛ አመራር ከፍተኛ አመራር እና ስትራቴጂክ አመራር ማለት ነው። ስትራቴጂክ አመራር ማለት የሚባሉት መመሪያውን የሚቀርጹ ማለት ነው። በጣም ወሳኝ ማለት ነው።

ሁለት የሚለው ቁጥር እንግዲህ ሙሉ ቁጥር ነው። ሂሳብ ላይ ወይ ማትማቲካሊ ሁለት ማለት ዜሮ ተብሎ አንድ ተብሎ ሁለት ያ ማለት ኢንናቹራል ነምበር ከሚባሉት አንዱ ነው ከሚቆጠሩ ቁጥሮች አንድ ሆኖ ሁለት ማለት አንድ ቀጥሎና ሶስትን ሳይደርስ እስከ አንድ እና ከሶስትም መሃል ያለ ቁጥር ነው ማለት ነው። ሁለት እንግዲህ ሙሉ ቁጥር ነው የሚባለው። ሁለት ጊዜ ያለፈ ትርጉም ላይኖር ይችላል። ግን ሁለት ሰዎች ሊኖሩ ይችላሉ። ሁለት ጾታ ሊኖር ይችላል ሁለት በቃ በተለያዩ ነገሮችን ይመልሳል ማለት ነው። ሁለት ነገር ቢሆንም የምቀርብ ነገር ነው። ሰማይና ምድር ብለህ ሁለት ሁለት ነገር ብዙ ብዙ የምታገናኘው በ ና ነው። ሰማይና ምድር ሁለት ወንድና ሴት ሁለት ውሃና አፈር ሁለት በቃ በተለያዩ ነገሮችን ሰውና እግዚአብሔርን ሁለት ደግሞ በሬም ላም ሁለት በተለይ ይሄ ነገር ልክ ሁለት ስታገናኝ ሁለት ጋር ና የምለው ቃል ብዙ ጊዜ ተዛማድነት አለው ማለት ነው

ራስ ማለት የሰውነታችን ተቆጣጣሪ ፓርት ማለት ነው የሰውነታችን ሁሉም ነገር የሚወስን ቢሮ አይነት ነገር ነው ማለት ነው። ራስ ማለት ጭንቅላት ማለት ነው። ራስ ማለት ብሬን የምንለው ማለት ነው። ራስ ማለት ሀሳብ የምታስብበት ለሰውነታችን ትእዛዝ የሚሰጥንና ከሰውነታችን የሚመጡ ትዕዛዞችን የሚወስን የውሳኔ አካል ራስ ማለት ነው። ራስ ከተቆረጠ የሰው ልጅ ሊኖር አይችልም። ምናልባት ሌላ አካል ቢቆረጥ የሰው ልጅ ሊኖር ይችላል። ስለዚህ ራስ ማለት ወሳኝ ነው የሰውነታችን ክፍል ይባላል ማለት ነው። ሰው የሚለካው በራሳችን ነው በጭንቅላታችን ነው። ሰው እከሌ የተማሪ ነው እከሌ ማሀይም ነው የሚባለውም በራስ ተንጠርጸን ነው ማለት ነው። ራስ ስለዚህ ብዙ ነገር አለው ማለት ነው

ቡድን ማለት ከአንድ ከሁለት እና ከዛ በላይ ሰው ተደራጅቶ ግሩፕ ሲሰራ ቡድን ይባላል ማለት ነው። ቡድኑ ማለት እንግዲህ አሊያንስ የሚባለው ቃል አልጻል ማለት ነው። ቡድን ማለት አደረጃጀት ማለት ነው። ቡድን ማለት ህብረት ማለት ነው። ቡድን ማለት እንግዲህ አንድ ከመሆን ሁለት ከመሆን ይሻላል። ሁለት ከመሆን ሶስት መሆን ይሻላል። ሶስት ከመሆን አምስት ስድስት ብዙ መሆን ይሻላል በምለው በተባበረ ክንድ አንድ ለአንድ አላማ ሰው ሲቆም ቡድን ይባላል ማለት ነው። በቡድን ተደራጀ ማለት ነው። ቡድን ሲደራጅ ጥንካሬ አለው ሀይል አለው ጉልበት አለው አቅም አለው ክህሎት አለው ሁሉም ነገር አለው ማለት ነው። ስለዚህ ቡድን ማለት ብልጠት ማለት ነው። ቡድን ማለት በመስማማት የተገነባ ውህደት ማለት ነው። እና ብዙ ቡድን ብዙ ጥቅም አለው ማለት ነው

ደረሰኝ ደረሰኝ ማለት አንድ ነገር ለከፈልነው ክፍያ ማረጋገጫ ወረቀት ማለት ነው። ሕጋዊ ማረጋገጫ ማለት ነው። ደረሰኝ ማለት በሁለት አካላት ውስጥ የሚፈጸመው ስምምነት የስምምነቱ ወረቀት ማለት ነው። ለሰጪና ለተቀባዩ ለሁለቱም ጥቅም አለው። ሰጪው ሰጠው ተቀባዩ ተቀባልኩ የሚለውን የሚተማመኑበት ህጋዊ ወረቀት ህጋዊ ፍርማ ወይም ህጋዊ ማህተም ማለት ነው። እና ደረሰኝ አስፈላጊ ነው። ደረሰኝ ያለ ደረሰኝ የሚሰራው ስራ ጥሩ አይደለም ማለት ነው። እንዲሁ ዝም ብሎ በጭፍን የሚሰራው ስራ። ባህላዊ አይነት ስራ ነውና የዘመነ ስራ አይደለም። ስለዚህ ደረሰኝ ጥሩ ነገር ነው። ደረሰኝ መተማመኛ ነው ማለት ነው

ላይ ማለት ከፍታን የሚገልጽ ነገር ነው። ላይ ታች ሲባል ለታች ተቃራኒ ላይ ነው። ለላይ ተቃራኒ ታች ነው። ላይ ማለት ከፍታ ማለት ላይ ማለት። የሆነ ነገር መቀመጫ ማለት ነው። ላይ ማለት እንግዲህ እንደዚህ አይነት እርጉም አለው ማለት ነው። ላይ ማለት ጠንቀር ያለኝ ወይም ከፍ ያለ ለመቅማጫነት የሚያገላግል ወይም ከሩቅ የሚታይ ወይም ኮረፍታ ወይም ዳገት። ወይም የዚቅታ ወይም የቁልቁለት እንትን ተቃራኒ ማለት ነው። እና ላይ የሚባለው ይሄ ነው። እና ብዙ ትርጉም አለው። ቦታ ትራፊክ ለምሳሌ ላይ ማለት ተንቀሳቀስ ውጣ ሂድ ተከተለኝ አይነት ሚስጥር አለው ማለት ነው

ቂና ማለት እንግዲህ ቂና ቂና ማለት አንድ ነገር ለኔ ቢሆን ማለት መመኘት ማለት ነው ቅና ማለት ግስ ነው። ሰርቲ ፐርሰንት ሲንጉላር የሚወከል ማለት ነው። ቅና ማለት እንግዲህ ምንድነው ተመኝ አይነት ነገር ነው በፖዘቲቭሊ ስንቀበለው ተመኝ ማለት ነው። መመኘት፣ መቅናት መንፈሳዊ ቅናትም አለኝ። ስጋዊ ቅናትም አለ። ስጋዊ ቅናት የሰው ልጅ የሰውን ነገር የሰውን ላብ የኔ ቢሆን ብሎ መመኘትና ወደ ሀጥያት የሚወስደን ነው። መንፈሳዊ ወይም ፖዘቲቭ ቅናት ማለት እንደርሱ እኔም ሰርቼ ብለወጥ እንደዛኛው እኔም ጥሩ ቤት ብሰራ፣ እንደዛኛው ጥሩ አለባበስ ብለብስ፣ እንደሱ ጥሩ እውቀት ቢኖረኝ በምለው ወደ ጥረት የሚያነሳሳ ቀናት አለ ማለት ነው። ስለዚህ ቅናት ጥሩ ነው። መጥፎ ጎን አለው ማለት ነው። በጥሩ ስትቀበለው ጥሩ ነው። በመጥፎም ስትቀበለው መጥፎ

ውጣ ማለት የአንድ ቦታ ሊቀቅ አይነት ነገር ነው ውጣ ማለት ካለበት ቦታ ተነስተህ ወደ ሌላ ቦታ ሽሽ አይነት ነገር ነውና። ውጣ የምሊው ቃል። ሂድ ተነስ ተንቀሳቀስ አካባቢን ቀየር። ሽሽ አይነት ትርጉም ያለው ነገር ነው ማለት ነው። እና ውጣ እንግዲህ ብዙ የራሱ የሆነ ምንንግ አለው